በቀን ለሶስት ሰዓት ከዛም በላይ በሚቆይ ሁኔታ ስልኬን እጠቀማለሁ። አብዛኛውን ስራ የምሰራው በስልኬ ስለሆነ እና ስልኬ ላይ ያሉትን ነገሮች አክሰስ ወይም ለመጠቀም የሚያስችለኝን ነገር። እነሱን ለማግኘት ስል ስልኬን እጠቀማለሁ በርግጥ የማሳልፈው በስልኬ ላይ በተለያዩ ቁም ነገር አዘል ነገሮች ወይም ደግሞ ከስራ ጋር በተያያዙ ነገሮች ነው። አብዛኛውን ጊዜ ስልኬን የምጠቀመው ነገር ግን አልፎ አልፎ ለተለያዩ መዝናኛነት የሚያገለግሉ ነገሮችን ከፍቼ ለመጠቀም። በምፈልግ ሰዓት ስልኬን እጠቀማለሁ ግን አብዛኛውን ጊዜ ስልኬን ከሁለት ሰዓት እስከ ሶስት ሰዓት ባለው የሰዓት ገደብ ውስጥ። እጠቀማለሁ ስልኬ ነው።

በፍጥነት መተየብ በተወሰነ መልኩ እችላለሁ። ነገር ግን አብዛኛውን ጊዜ መተየብ የምችለው የአማርኛ ፊደላትን ነው። ምክንያቱም ልምምዴም ከአማርኛ ፊደላት ጋር አብሮ ረጅም ጊዜ የቆየ ስለሆነ። ያንን ለመተየብ የሚያስችል አቅም አለኝ። በጣም ፈጣንም ባልሆንም በልኩ ለመተየብ የሚያስችል የተወሰነ ነገር አለኝ ብዬ አስባለሁ። ስለዚህ መተየብ በብዛት እተይባለሁ ነገር ግን ፍጥነቴ ላይ በተመለከተ ያን ያህል ፈጣን አይደለሁም። ለመተየብ የሚያስችል ግን የተወሰነ የፍጥነት ደረጃ ላይ እገኛለሁ። አመሰግናለሁ

በቡድን መስራት በጣም እወዳለሁ የቡድን ስራ ብዙ እውቀት የሚገኝበት እንዲሁም ልምድ የሚገኝበት ስለሆነ በቡድን መስራት እጅግ ያስደስተኛል። በቡድን መስራት። ብዙን ጊዜ የተለያየ የእውቀት ዘርፍ ያላቸው ሰዎች ስለሚገናኙ ከተለያየ ሰው ጋር በቡድን በሚሰራበት ሰዓት ብዙ የተለያዩ እውቀቶችን ማግኘት ይቻላል። ለስራም ቢሆን ቀለል የሚለው በተናጠል ከመስራት ይልቅ ተግባብቶ በቡድን መስራት የተሻለ ስለሚሆን በቡድን መስራት እወዳለሁ